ዛሬ ምሽት መልካም ምሽት ነው ጓደኞቼ ይመጣሉ። አዲስ ፊልም መምረጥ አለብን። ምናልባት አስቂኝ ወይም ድራማ። ፖፕኮርን ማዘጋጀት ጀምሬያለሁ። መጠጦችንም አዘጋጅቻለሁ። ሁሉም በሶፋ ላይ እንቀመጣለን። መብራቱን እናጠፋለን። በትልቁ ስክሪን እንመለከታለን። አንዳንድ ጊዜ እናስቀዳለን ኋላ እንነጋገራለን። አስደሳች ክፍሎች ላይ እንወያያለን። ፊልሙ ካለቀ በኋላ እንነጋገራለን። ምን እንደወደድን እናገራለን። እናጋራለን የፊልም ምሽት የመዝናኛ ጊዜ ነው። ከጓደኞች ጋር ጊዜ ማሳለፍ ይበልጣል ይላል። በአጠቃላይ ለማንበብ አስቸጋሪ የሆኑ የአማርኛ ቋንቋ ትርጉም የሌላቸው ቃላት መሳይ እነሱ በዋናነት መወገድ ይኖርባቸዋል እነሱን ስናስወግድ ሀሳቡ ትክክለኛ ይሆናል። እንዲሁም ደግሞ የተበላሹ ለመነበብ አስቸጋሪ ማንበብ እንችላለን ማለት ነው። ያለ በለዚያ አስቸጋሪ ነው የሚሆነው ስለዚህ መጀመሪያ ማስተካከል ያስፈልጋል ያንን እናስተካክላለን። ዛሬ ምሽት የፊልም ምሽት ነው። ምን ማለት ነው ፊልም የምናይበት ምሽት ነው ማለት ነው። ጓደኞቼ ይመጣሉ። ይሄንን በአንድ ላይ አያይዘን ብናስቀምጠው የተሻለ ይሆናል። ዛሬ የፊልም ምሽት ስለሆነ ጓደኞቼ ይመጣሉ። ይሄ በጣም የተሳካ አረፍተ ነገር ነው። ዛሬ የፊልም ምሽት ስለሆነ ጓደኞቼ ይመጣሉ። አዲስ ፊልም መምረጥ አለብን ወይም አለብኝ ማለት ይቻላል። ምናልባት አስቂኝ ወይም ድራማ ሊሆን ይችላል። ዛሬ ፊልም መምረጥ አለብን ምናልባት አስቂኝ ወይም ድራማ ሊሆን ይችላል ብለን ብንጨምርበት ጥሩ ነው። ፖፕኮርን ማዘጋጀት ጀምሬያለሁ ይላል ይሄ ፖፕኮርን የሚለው ቃል የአማርኛ ቃል አይደለም። ፖፕኮርን የሚለው አቻ የሆነ የአማርኛ ፍቺ አለው ፈንዲሻ ብለን ነው የምንጠራው እና ፈንዲሻ ማዘጋጀት ጀምሬያለሁ ቢለው የበለጠ በቋንቋው ጥሩ ይሆናል ማለት ነው። መጠጦችም አዘጋጅቻለሁ። ሁሉም ሶፋ ላይ እንቀመጣለን ይላል ሁላችንም ነው የሚሆነው ሁሉም ሳይሆን ሁላችንም ማንን አካቶ ራሱንም ጨምሮ ማለት ነው ስለዚህ ሁላችንም በሶፋው ላይ እንቀመጣለን። መብራቱንም እናጠፋለን ወይም ሁላችንም በሶፋው ላይ ተቀምጠን መብራቱን እናጠፋለን መሆን ያለበት። የተያያዘ ሁለቱ አረፍተ ነገሮች ለየብቻ ከመሆን ይልቅ በአንድነት ቢሆኑ አንደኛ ንባቡን አሰልቺ አያደረገውም ሁለተኛ የተጣጣመ ትርጉም ያለው ምንባብ ይሆናል ማለት ነው። ስለዚህ ሁላችንም በሶፋ ላይ ተቀምጠን መብራቱን እናጠፋለን። በትልቁ እስኪረንም እንመለከታለን አንዳንድ ጊዜ የምናስቀዳለን ወይም በትልቁ ስክሪን እንመለከታለን። አንዳንድ ጊዜም እናስቀዳለን እናስቀዳለን ማለት መጠጥ አዘጋጅቻለሁ ስላለ አንዳንድ ጊዜ መጠጥ እናስቀዳለን ማለት ነው። እናስቅዳለን ቅነው የሚለው የሚለኝ ትክክል አይደለም እናስቀዳለን እናስቀዳለን መሆን አለበት። በኋላም ፊልሙ ካለ አስደሳች ክፍሎች ላይ እንወያያለን። ምን ማለት ነው? ደስ የሚል ቦታ ወይም የሚያዝናና ቦታ ሲኖር እዛ ላይ ስንደርስ እንወያያለን ወይም በጋራ ሀሳብ እንለዋወጣለን ማለት ነው። እንዴት አየኸው እየተባባል ማውራት ይቻላል። ፊልሙ ላይ ፊልሙ ካለቀ በኋላም ስለ ፊልሙ ሀሳብ እንለዋወጣለን ቢሆን ጥሩ ነው። እንነጋገራለን ሳይሆን ፊልሙ ካለቀ በኋላ ሀሳብ እንለዋወጣለን። ምን እንደወደድን እናጋራለን እንነጋገራለን። ምን እንደወደድን እንነጋገራለን። የፊልም ምሽት የመዝናኛ ጊዜ ነው። ከጓደኞች ጋር ጊዜ ማሳለፍ ይበልጣል ይላል። እንግዲህ በዚህ ሁሉ ውስጥ ያለው ዋናኛ የጽሁፉ መልእክት ምሽት ላይ ከጓደኞችህ ጋር ሆኖ የተለያዩ ፊልሞችን ለማየት እንደሚችሉና አብሮ እንደሚያዩ በዛም ፊልሙን መምረጥ እንዳለበት መጠጦች ማዘጋጀት እንዳለበት እንዲሁም ደግሞ ፈንዲሻ ማዘጋጀት እንዳለበት አስቀምጧል ማለት ነው። ከዚያም ሁሉም እንግዶች ሲመጡ በጋራ ሶፋ ላይ እንደሚቀመጡ በመሃል በመሃል አስደሳች ቦታ ላይ ወይም አስቂኝ ቦታ ላይ ሲደርሱ በጋራ እንደሚወያዩ በፊልሙ መጨረሻም የተለየ ጭውውት እንደሚያደርጉ ወይም የሀሳብ ልውጥ እንደሚያደርጉ ያም ደግሞ በየመሃሉ እየቀዱ እንደሚጠጡ ሁሉ በደንብ ተገልጿል ማለት ነው። የቃላቶቹ ስህተት እንዲሁም ደግሞ የማያዣዎቹ ከገቡለት አረፍተ ነገር አንቀጹ ጥሩ የአረፍተ ነገር ጥምረት ስለሚኖረው የበለጠ